የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ነው የሚለው? የቴክኖሎጂ ችግር ሲያጋጥመኝ በመጀመሪያ እንግዲህ ምንድነው የማደርገው? ኢንተርኔቶችን ሰርች አደርጋለሁኝ ራሱ አሁን ለምሳሌ ቴክኖሎጂካሊ የሆነ ነገር አጋጠመኝ። ስለዚህ ያንን ፕሮብሌም ያንን ችግር ምን ላይ ነው ጎግል እገባና እጽፈዋለሁ ማለት ነው። ችግሩን ስለዚህ ቪዲዮዎችን በጽሁፍ በማየት ሌሎች ሰዎችን በመጠየቅ እና ደግሞ ያንን እንግዲህ በመሞከር ነው። መጀመሪያ እኔ እንደውም ብዙ ጊዜ አንዳንድ የሲስተም ችግር ወይም ደግሞ የኮምፒውተሬ ሲበላሽ። የተለያዩ ነገር ሲበላሽብኝ ምንድነው የማደርገው? በስልኬ ወይም በኮምፒውተሬ እከፍትና ቪዲዮውን ማለት ነው። ከዛን ከጎን ደግሞ ምን አደርጋለሁኝ? የሚሰራውን ስራ እጀምራለሁ ጎን ለጎን ማለት ነው። እንዳይጠፋብኝ ከዛ ያቺን ስቴፕ እየተከተልኩኝ መሰራት ያለበትን ስራ እሰራለሁኝ። ከዛም ደግሞ አንዳንዴ በአንድ ቪዲዮ በአንድ ቪዲዮ ብቻ ፕሮብሌሙ ሶልቭ ላይሆን ይችላል በዛ መንገድ ላላገኘው እችላለሁ። ከዛም ደግሞ ሌሎች ቪዲዮዎችን እሞክራለሁኝ ማለት ነው። ምክንያቱም የተለያየ የተለያየ እቃ የተለያየ ብራንድ ይኖረዋል ብልሽቱም የተለያየ ይሆናል። ኖርማል ኢንተርኔት ላይ ራሱ ያ ችግር ቢያጋጥመኝ እዛ ላይ በመጻፍ እንትኑን ከቨር አደርጋለሁ በዚህ ማለት ነው። እና ሌላ ደግሞ ምንድነው የማደርገው? የተለያዩ ሰዎችን እጠይቃለሁ ካለፈው ተሞክሮዬን እሞካክራለሁኝ እና እነዚህ እነዚህ የሙከራዎችን አደርጋለሁኝ። ከዛ በተጨማሪ ምንድነው የማደርገው የ ቤተ ሙከራዎች ላይ ምናምን እየሄድኩኝ ቼክ አደርጋለሁ